ፎቶ መነሳት ትወዳለህ? አዎ ያው ፎቶ መነሳት እወዳለሁ። ምክንያቱም እንግዲህ ፎቶ ብዙ ነገሮችን ይገልጣል ብዙ ነገሮችን እናገኝበታለን ምክንያቱም ፎቶ መነሳት ትወዳለህ ማለት ፎቶ የሆነ ማስታወሻ ነው። የሆነ የድሮዎችን በተለይ ፋይል ለመያዝ የተለያዩ ነገር ለማድረግ ፎቶ መነሳት አብዛኛው ማህበረሰብ ይወዳል ብዬ አስባለሁ። ምክንያቱም ፎቶም ያው መውደድም አለመውደድም ሳይሆን አስገድዶ የምንነሳበት ሁኔታም አለ። አንድ ሰው ወዶም አይደለም የሚነሳው ወዶም ነው የሚነሳው ለምሳሌ መዝናኛዎች እንደዚህ የተለያዩ ቦታዎች ምናምን ሲሄድ ለማስታወሻ ያንሰው ይነሳ ለዛ አካባቢ የሆነ ጎብኝተኸው ምስጥ ያለህ ወይም ጎብኝቼው ምስጥ ያለኝ ነገር አይቼው የማረከኝ ነገር ካለ አይ በፎቶ ላስቀምጠው በቃ ብዬ እነሳለሁ። ምክንያቱም ያንን የማደርገው ለሰዎች ማለት ለሰዎች አሳየዋለሁ እንዲህ አይነት ቦታ እኮ አለ እንዲህ አይነት ቦታ እኮ ሄጄ እንዲህ አይነት ፎቶ አገኘሁኝ እንዲህ አይነት ቅርጽ አለ ምናምን ብሎ ለሰዎች ማስተማር ሁሉ ሂደት አለና። እኔም ፎቶ መነሳት በጣም ነው የምወደው ፎቶ መነሳትም እወዳለሁ። ምክንያቱም ፎቶ መነሳት ብዙ ነገሮችን እናገኛለን ብዙ አስተማሪ ነገሮችን እናገኛለን ብዙ እራሳችንን የተለያዩ ነገሮች ስለምናገኝ እኔ ፎቶ መነሳት እወዳለሁ። አብዛኛው ማህበረሰብም ይሄንን ነገር ይወዳል ብዬ አስባለሁ። የተለያዩ መረጃዎችን ለመያዝ የተለያዩ ቦታዎች ሄደው ወክ ሲያደርጉ ከጓደኛ ጋር ከቤተሰብ ጋር ከተለያዩ ጋር ፎቶ ይነሳል ብዬ አስባለሁ። ማንኛውም ሰው ፎቶ ይነሳል እኔም እነሳለሁ

የስራ ጊዜ እንግዲህ እንደማንኛውም ሰው ከሰኞ እስከ ቅዳሜ ነው የምሰራው ምክንያቱም ሁሉም ሰው እንደ ኢትዮጵያ ከሰኞ እስከ ቅዳሜ ነው የሚሰራው። እሁድ የእረፍት ቀን ነው። ምክንያቱም በዚህን ቀን ደግሞ በደንብ አድርጌ ነው የምሰራው። የስራ ጊዜን በደንብ ነው የምጠቀመው ምክንያቱም ከሰኞ እስከ ቅዳሜ ያለውን ነገር በአግባቡ ነው። መጨረስናም ማስኬድ ያለብን ሁሉም ሰው ምክንያቱም ሰኞ ማክሰው እሁድ እረፍት ቀን ነው መሰራት አይቻልም። ቅዳሜ ማለቅ ያለበት ስራ እሁድ ማለቅ ያለበት ስራ እሁድ ማለቅ አለበት። ቅዳሜ ማለቅ አለበት ተብሎ ስለሚገመት እኔም ስራዬን በአግባቡ ነው የምሰራው። ማንኛውም ሰውም ጊዜውን የስራ ጊዜውን በአግባቡ ነው የሚጠቀም ስራ በአግባቡ ነው የሚሰራው ምክንያቱም በአግባቡ ካልተሰራ ያው ከባድ ነው። የስራ ጊዜ በአግባቡ ከመሰራቱ ብዙ ጠቀሚታዎች አሉ። ነገሮችን ቶሎ ለመጨረስ ነገሮችን በቶሎ ለማስኬድ የተለያዩ ጠቃሚታዎች አሉት። እኔም ያን ጠቀሚታ እንትን ለማ በማለትም ደግሞ ስራ ጊዜዬን የስራ ሰአቴን በአግባቡ እጠቀማለሁ። ነገሮቹንም በደንብ አስኬዳለሁም ሰዎችም እንዲሰሩ የተለያየ ነገርም አደርጋለሁ። እኔም በአግባቡ ተጠቅሜ ስራዬን ተሎ የምሰራና የምጨርስ እሆናለሁ ብዬ አስባለሁ። ምክንያቱም የስራ ጊዜዬን በአግባቡ ካልተጠቀምኩ ከባድ ችግር ውስጥ እገባለሁ ብዬ ስለማስብ

ኦኬ ፈቶዎችን የት ታስቀምጣለህ? ፈቶዎችን እንግዲህ ከተለያየ ቦታ አስቀምጣለሁ እንግዲህ እንደኛ እንደ ማህበረሰቡ አልበብ አለ ፍትው አልበብ ማስቀመጫ ተዘጋጅቶ የተቀመጠ አለ። አለዛውም ግድግዳ ላይ የሚሰቀለው የተለያዩ እንደ ፈቶ ሳይዝ ማስቀመጫ አለው። አብዛኛውን ደግሞ አሁን ቴክኖሎጂው መጥቶ ደግሞ በ ስማርት ፎን ያስቀምጣሉ ለምሳሌ በስማርት ፎን ተነስተው ወዲያውኑ ማስቀመጥ ይችላሉ። ግን ደግሞ ለምሳሌ ድሮ የቤተሰብ ምናምን ፈቶ በትልቁ ፈቶ ምናምን ተነስቶ ሲቀመጥ የራሱ የፈቶ አልበብ ማስቀመጫ ኖሮት ከዛ ተቀምጦ ያንን ፈቶ ከዛ በጥንቃቄ ተቀምጦ የሚቀመጥበት ሁኔታ አለ። እኔም አብዛኛውን ጊዜ በአልበብም አስቀምጣለሁ በአልበብም የማስቀምጠው አለኝ በስልኬም የማስቀምጠው አለኝ። እንግዲህ በአልበም የምናስቀምጠው ለምሳሌ ቤተሰብ ጋር ሄደን ተነስተን አሳጥነን ምናምን የምንጠቀማቸውን ፎቶዎች። በአልበብ የምናስቀምጥና ያን አልበብ ደግሞ ብዙ ጊዜ የሚቆይ ከቤተሰብ የሚወረስ ለምሳሌ ትውስታ ብዙ ነገሩ የያዘ ምናምን ነው የምናስቀምጠው ግን በስልክ የምናስቀምጠው ደግሞ ከባድ ነው እንዴ እኔ አስቸጋሪ ነው ብዬ አስባለሁ። በጣም ተመራጩ የሆነው አልበብ ብንጠቀም የፈቶ መያዣ አልበብ ወይም መጠቀም ብንጠቀም ማስቀመጫ ብንጠቀም በጣም ወሳኝ እና ጥሩ ነው ብዬ አስባለሁ ወይንም ማንኛውም ሰው እንዲህ ያደርገዋል ብዬ አስባለሁ እንደዚህ አይነት ነገር ወሳኝ ነው ጥሩም ነው ብዬ አስባለሁ

እንግዲህ ማታ ምን አይነት ድምጽ ትሰማለህ? ላልከኝ እንግዲህ ማታ ማታ የምሰማው ድምጽ እንደ አካባቢውና እንደ ሁኔታው ወይም እንደ መሬቱ አቀማመጥ ይለያል። ምክንያቱም ለምሳሌ በገጠር የሚሰማው ድምጽ ሌላ ነው። በከተማ የምንሰማው ድምጽ ሌላ ነው። ለምሳሌ በገጠር እንውሰድና በገጠር የምንሰማው ድምጽ የተለያዩ አውሬዎች ድምጽ የተለያዩ አዋፋት የተለያዩ ድምጽ ልንሰማ ልንሰማ እንችላለን። ለምሳሌ የጅብ የተለያዩ ቀበሮ ምናምን የምንላቸው እንስሳዎች እንዲሁም የሌሊት ወፍ ወይም አጥቢ እንስሳ የምንላት የሌት ወፍ የእሷን ድብጽ ልንሰማ እንችላለን። በከተማ ስንሄድ ደግሞ የተለያዩ የመኪና ጩኸት የግሮሶሪ ጩኸት እንደዚህ ሰዎች አንድ ላይ መዝፈን ምናምን የስፒከር የተለያዩ ጩኸቶች አሉ። በተለይ በከተማው ሙሉውን ሌት ቀን ተሌት ሰው ስለሚንቀሳቀስ የሰው እንቅስቃሴ የመኪና እንቅስቃሴ የተለያዩ ነገሮችን ልንሰማ እንችላለን ድምጥ ልንሰማ ልንሰማን እንችላለን። ለምሳሌ የጅብ የተለያዩ ቀበሮ ምናምን ምንላቸው እንስሳዎች እንዲሁም የሌሊት ወፍ ወይም አጥቢ እንስሳ የምንላት የሌት ወፍ የእሷን ድምጽ ልንሰማ እንችላለን። አብዛኛውን ጊዜ በከተማ የአውሬዎች ድምጽ አንሰማም ምክንያቱም ብዙ አብዛ አውሬዎች ወደ ሰፊ ከተማ ምናምን የመግባታቸው እድል አናሳ ስለሆነ ወደ ገጠር ምናምን የመግባታቸው እድል ወደ ከተማ የመግባታቸው እድል አናሳ ነው። ስለዚህ እኛ ደሞ በጣም ምንሰማው ድምጥ የከተማው የመኪና ጩዎት ምናምን ነው የገጠሩ ደሞ የተለያዩ አውሬዎች ድምጽ ልንሰማ

ነገሮችን በሰአት በስርዓት ታስቀምጣለህ አዎ ነገሮችን በስርዓት ነው። የማስቀምጥ ምክንያቱም ልብስ የተለያዩ ማቴሪያሎችን ማስቀምጠው በስነ ስርዓት ነው። ምክንያቱም አብዛኛው ማህበረሰቦችም በተለይ እንደተማሩ ወይም ከተማ ምናምን ያሉ ሰዎች። ምክንያቱም ነገሮች ነገሮቻቸውን በስርዓት ያስቀምጣሉ አብዛኛው ሌላው ማህበረሰብ ደግሞ ነገሮቹን በስርዓት አያስቀምጥም። ምክንያቱም ለምሳሌ የሚሰራበትን ማቴሪያል በስርዓት ያላስቀመጠ እና የሚሰራበትን ማቴራል በስርዓት ያስቀመጠ ሰው ይለያያል። ምክንያቱም የሚሰራበትን ሰው ማቴሪያል በስርዓት ያስቀመጠ ሰው። ስራውን ቶሎ ይሰራል ያስቀመጠበት እቃ የት ቦታ እንደሆነ ያውቃል ቶሎ ወደ ስራው ይገባል። በተቃራኒው ደግሞ ያንን ማቴሪያሉን ወይም የሚሰራበት ማቴሪያል በስራ ሰዓት ያላስቀመጠ ሰው። ያኔ ያስቀመጠው ማቴሪያል ወይም እቃ የሚሰራበትን ነገር ሲፈልግ የተለያዩ ቦታዎች ሲል ሲል ሲል ስራው ሰዓት ይቋረጣሉ ወይም ሰአቱን ስራውን ሳይሰራ ቢያልቅ ይችላል የተለያዩ ነገሮች ይቀሩታል። ይቀሩታል ስል ምክንያቱም ያንን እቃም በመፈለግበት ሰዓት ወይም መጽሐፍ ሊሆን ይችላል ወይም ልብስ ሊሆን ይችላል። ወይም ጫማ ሊሆን ይችላል በስነ ስርዓት ካላስቀመጠ የት እንዳስቀመጠው ማታ ያስቀመጠውን ጠዋት ላያገኙ ይችላል ሊፈልግ ምናምን ሊችል ይችላል። በስነ ስርዓት ያስቀመጠ ግን ጫማውን መስራት ካስቀመጠ ጠዋት ተነስቶ ጫማውን ለብሶ ይወጣል ወይም ልብሱን የሆነ ነገር እንደዚህ በሰአት ካስቀመጠ በጣም ለተለያዩ ነገሮች እንደዚህ አይነት ልምድ ጠቃሚ ነው ብዬ ነው የማስብ። እንደኔም ይሄ በስነ ስርዓት ማስቀመጡ ልብስንም ጫማንም በስነ ስርዓት ማስቀመጡ በጣም ወሳኝ ነው። ባለ ስራ በስነ ስርዓት ካላስቀመጡ ግን የተለያዩ ዝብርቅርቅ የማለት ችግሮች አሉት ብዬ

ኦኬ ምን አይነት ቦርሳ ትጠቀማለህ? እንግዲህ አብዛኛውን ጊዜ አኔ የምትጠቀመው ቦርሳ የቆዳ ቦርሳ ነው። ወይም ሌዘር ብለን የምንጠራው እንግዲህ እንደኛ ሀገር አከፍት የሚሰራ ወይም የከፍት ቆዳ የምንጠቀመውን የቆዳ ፖርሳ ነው የሚጠቀመው። እንግዲህ ፖርሳ የተለያዩ ፖርሳዎች አሉ ለምሳሌ ኪስ ፓርሳዎች አሉ ትናንሾች ወይም የጀርባ ፖርሳዎች አሉ ወይም እንደዚህ በእጃችን አሉት ለምንይዘው የፖርሳዎቼ አይነቶች አሉ። ምክንያቱም ፖርሳ ስንል ትናንሾች ፖርሳ ለምሳሌ ሴቶች በእጇ በእጃቸው ሚይዟት። እንዲሁም ወንድ ደግሞ እንደዚህ በክንዳችን አንጠልጥለን የምንይዛት ቦርሳዎች አሉ። አብዛኛውን ጊዜ እኔ እንደዚህ ወይም የትንሿን የ ጫንቃ ፖርሳ ወይም እንደዚህ የጎን ፖርሳን አልጠቀምም እኔ የምጠቀመው የጎን ፖርሳ ነው። አብዛኛውን ጊዜ እነዚህን አብዛኛውን ጊዜ በተለይ በወንዶችና በሴቶች መካከል የእጅ ፖርሳ ሴት የእጅ ፖርሳ ወንጅ ደግሞ የኪስ ቦርሳ አብዛኛውን ጊዜ ይዘወተራል። እንደዚህ ትናንሾች የጫንቃ ፖርሳ አና ወይም የክንድ ቦርሳ ምንላቸውን አብዛኛውን ጊዜ የሚጠቀሙት ለምሳሌ ኮምፒውተር የተለያዩ አስፈላጊ ማሽኖችን ወይ አስፈላጊ ማቴራሎችን የሚ ይዘው የሚንቀሳቀሱ ሰዎች ያንን ማቴራል ያ ወይም ያንን ፖርሳ ሊይዙ ይችላሉ። ግን አብዛኛውን ጊዜ የሚጠቀሙት እኔ የምጠቀመው አብዛኛውን ጊዜ ኪስ ዋሌት ወይም የትክሻ ፖርሳ የተለያዩ ፖርሳዎችን እንደዚህ እንደዚህ ፖርታዎችን እኔም እይዛለው። እጠቀማለሁ እንግዲህ አብዛኛውን ጊዜ በተለይ እነዚህ ፖርሳ የተለያዩ ፖርሳዎች አሉ ሌዘር አለ ቆዳ አለ ግን ሌዘር ስንል የሆነ ሌዘር የሚላጥ የመላጥ ባህሪ ያለው እዚህ አይነቱን የዘርተው ወይም ምንድነው ስሙ ጠፋ ይቅርታ ጋራ እኔ የምጠቀመው ደግሞ ይሄ ቆዳ የቆዳ ፖርሳ ነው የምጠቀመው።

ምን? ያህል ጊዜ መጽሐፍ ታነባለህ ያው እንግዲህ ምን ያህል ጊዜ መጽሐፍ አነባለሁ ለሚለው ጥያቄ እኔ ብዙ ጊዜ መጽሐፍ አላነብም ምክንያቱም የራሴ ልምድ ነው። ባነብም ቢያንስ ሰላሳ ደቂቃ እና እስከ አንድ ሰዓት ነው መጽሐፍ የማነበው አብዛኛው አክሰዎች ደግሞ ሶስት ሰዓት አራት ሰዓት ወይም በጣም ብዙ ሰዓት የሚያነቡ ሰዎች አውቃለሁ። ምክንያቱም ሰው እንደራሱ ባህሪ ወይም እንደራሱ እንደአኗኗር ዘይቤ ወይም እንደ ራሱ የተመረታ አካባበሉ ይለያል ግን መጽሐፍን የማንበብ በጣም እወዳለሁ። እወዳለሁ ሳይሆን ባነብም ግን ሰላሳ ደቂቃ ወይም አንድ ሰዓት ላነብ እችላለሁ። እንግዲህ መጽሐፍ መንበብ ብዙ ሰዓት ማንበብ ልምድ ያላቸው አሉ ወይም ትንሽ ሰዓት የማንበብ ልምድ አላቸው ያላቸው ሰዎች አሉ። እንደ ሰውየው ልምድ ወይም እንዳዳበረው ልምድ ነው የሚሆነው ወሰነው። አንድ ሰው እንግዲህ ሶስት ሰዓት ወይም አራት ሰዓት መጽሐፍ ማንበብ ልምድ ካለው ስድስት ሰዓት ሰባት ሰዓት ቢሆን እንኳን የማይደብረው ወይም የሆነ ድብርት የማይዘው ሰው አለ። አንዳንዴ ደግሞ አንድ ደቂቃ እንኳን አንብቦ ደግሞ የሆነ ጭንቀት ይዞት ጥሎት የሚሄደው ጣለው ጣለው ብሎ ያን መጽሐፍ ሳያነብ ምናምን የሚኬድበት ሁኔታ አለ። እኔ ደግሞ ይሄን ሳልል ቢያንስ መጣፍ አነባለሁ ብዬ ባስብ አንድ ሰዓት አንድ ሰዓት በቃ አንድ ሰዓት ሰላሳ ደቂቃ እስከ ሃምሳ ደቂቃ ላለብ እችላለሁ። ምክንያቱም ይሄ የራሴ ልምድ ነው ከመጀመሪያ የመጣሁት ልምድ ስለሆነ እስከሆነ ድረስ እንደዚህ አይነት ልምዶች አሉ የሰው የሰው ያንዳንዱ ወይም የሰው ራሱ ያካበተው ልምድ ይለያል

እንግዲህ ከዚህ ላይ የትኛውን የቀኑን ሰዓት ትወዳለህ ትደውላለህ ለምሳሌ የትኛውን የቀን ሰዓት ትደውላለህ? ያው እንግዲህ ቀን ሰዓት የተለያዩ የቀን ሰአቶች አሉ ወይም ትደውላለህ የምደውልበት የተለያዩ ቀን ሰዓት አሉ። እኔ በተፈጥሮዬ ከማታ ከሁለት ሰዓት በኋላ የምሽት መደወል አልወድም ምክንያቱም ይሄ ራሴ ተፈጥሮ ነው የመደወል የምችለው የምወደው በቃ ቀኑን ሙሉ መደወል እወዳለሁ ምክንያቱም መደወል ችግር የለም ቢደወልብኝም አነሳለሁ እኔ የምደውልበት ሰዓት ነው። ይሄን ሰዓት የቀን ሰዓት ምክንያቱም አብዛኛውን ሰዓት ለምሳሌ ከስድስት ሰዓት እስከ ሰባት ሰዓት ስልክ እደውላለሁ። ከ አስር ሰዓት ከአስር ሰዓት ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ምክንያቱም በዛን ሰዓት ፍሪ ስለሆንኩም ስራም ስለሌለኝ አብዛኛው ማህበረሰብም ይሄን ይጠቀማል። ግን ይሄ ሰዓት ደግሞ እንደ አንዋዋሩ ወይም እንደ ሰውዬ ሊለይ ይችላል። እንግዲህ እንደ ሰው ይለይ ስንል ለምሳሌ አንድ ሰው የመንግስት ሰራተኛ ከሆነ የሚፈቀድለት ስልክ ወይ የሚያወራበት ሰዓት ይኖራል በተለይ ቢሮ ከገባ መስሪያ ቤት ምናምን ከሆነ የራሱ የሆነ የሚያወራበት ሰዓት አለው። እንደዚህ ደግሞ የግል ስራ የሚሰራ ወይም ቀኑን ሁሉ ሲያወራ ሌቱን ሁሉ ሲያወራ የሚውል ሰውም አለ። ምክንያቱም ስልክ ማውራት መደወል የተለያዩ ቀኑን ሰዓት የሚያወራ ሰው እና ቀኑን ሰአቱን የሚጠቀም ሰው አለ። ግን እንደ አኗኗራችን እና እንደ ስራ አጠቃቀማችን ይለያል

ችግር ይፈጥብሃል? አዎ ብዙ አይነት ችግሮች አሉ፤ ምክንያቱም አብወራ በጣም በጣም መጥፎ ነው፤ ለምሳሌ ተላላፊ በሽታ ለምንለው ጉንፋን እንደዚህ ምንድነው ጉንፋን፣ የአይን በሽታ፣ የተለያዩ የሰውነት ማሳከክ እና በሽታ ሊያመጣ ስለሚል አቦራ በጣም ችግር ይፈጥራል፤ ምክንያቱም የተለያዩ በተለይ ለህፃናት እንዲህ ለሁሉም ሰው ለማህበረሰቡ ያቦራ በጣም ትልቅ ችግር አለው ብዬ አስባለሁ፤ ምክንያቱም አወራ ችግር አለው ስል ጉንፋን ተላላፊ በሽታ የምንላቸው ማሳል እንደዚህ ሰውነት ማሳከክ በቃ በጣም ሀይለኛ ልብስ ልብስ እንኳን ቶሎ መቆሸሽ ምናምን የምንላቸው ባቦራ የሚመጣ ወይም አቦራን ተጠቅሞ የሚመጣ በእንትን ቆሻሻ ነው፤ ስለዚህ እንዲህ አይነት እንትኑ አቦራው በጣም ከባድ እና አስቸጋሪ ነው ብዬ አስባለሁ፤ ምክንያቱም እንዲያውቅ አስቸጋሪ ነው ስል አቦራ ያለበት አካባቢ ወይ ዋሻ ያለበት አካባቢ ስንሄድ፣ ለራሳችን የሆነ ምታት ራሱ ምታት የምንለው በሽታ አለ። ያንን ይመጣል። አወራው ጉንፋ ይሆንና ለተለያዩ ሳህል ይዘናል በተለይ አስም ምናምን የምላቸው በሽታዎች እኒያ በሽታዎች ተላላፊ ናቸውና በአቦራ ሊመጡ ስለሚችሉ እንደዚህ አይነት ነገሮች አደገኛና ከባን ናቸው ብዬ

እሺ የምትወደው መጽሐፍ ምንድነው? ያው እንግዲህ የምወደው መጽሐፍ ታሪኮችን እወዳለሁ። እንዲሁም የተለያዩ ልቦለዶችን እወዳለሁ። ምክንያቱም እንግዲህ የእያንዳንዱ የራሱ የሆነ የሚወድበት ምክንያት አለ። እንግዲህ መጽሐፎችን ስንወድ ለምሳሌ ልብ ወለድ ወይም ገንዘብ ነክ የሚወድ ሰው አለ። ልቡ ታሪክ የሚወድ አለ ግጥም የሚወዳለህ። እኔ ደግሞ ልቦለድ ወይም ታሪኮችን እወዳለሁ። እንግዲህ የተለያዩ መጽሐፍቶች አሉ በአለማችን እንደኛ እንደ ኢትዮጵያ ብዙ ደራሲያን የጻፉ መጽሐፎች አሉ። እኔ ደግሞ ከእነዛ መካከል ለምሳሌ የተለያዩ ልቦለዶች መጽሐፍ ወይም የተለያዩ ታሪካዊ እንደዚህ ሀገር ታሪክ የተለያዩ ታሪካዊ መጽሐፎችን አነባለሁም እወዳለሁም። እዛም ቀጥሎ አልፎ አልፎም እንደዚህ ገንዘብ ነክ የሆኑ መጽሐፎች የሰው ታሪኮችን ምናምን ማንበብ እወዳለሁ። የተለያዩ ታሪኮች ሲነበብ ብዙ ነገር ይገኛል። የተለያዩ ሰዎች ሰዎች የራሳቸው ልምድ ሸር የሚያደርጉበት የተለያዩ መጽሐፍቶች አይነቶች አሉ

እሺ ስለ ፀጉር ትንከባከባለህ ትወዳለህ? ፀጉር መንከባከብ እንግዲህ የየራሱ ፀጉር መንከባከብ ወይም የምንከባከብበት ዘይዴ አለ። እንግዲህ ጠጉር ስንከባከብ የራሳችን ወይም ፀጉራችን እንዳይቋሽሽ ወይም ፀጉራችን እንዳይበላሽ እንዳይቦረቦር የተለያዩ በሽታዎች እንዳይነካን የምናደርግበት ሁኔታ ነው። በተለይ አብዛኛውን ጊዜ ጠጉር መንከባከብ የሚካሄደው በሴቶች ነው። ሴቶች በጣም ለጠጉራቸው በደንብ ይንከባከባሉ በደንብ ይይዙታል በደንብም ይታጠባሉ። ወንዶችም እንደዛው ምክንያቱም ያው ወንዶችን ለመንከባከብ ብዙም እንትን አይሉትም ምክንያቱም አጭር ከመሆኑ አንፃር ወይም መታጠብ ምናምን ሊሆን ይችላል። እንጂ እዛ ውጪ የተለያየ የቀባት አይነቶች የተለያየ የጠጉር ማስዋቢያዎች የተለያየ ቀለማነቶች ምናምን ብዙ ወንዶች ሲጠቀሙ አይታዩም ግን ጠጉር መንከባከብ ብዙ አይነት ጠቀሚታ አሉት ብዬ አስባለሁ። የጠጉር የቆዳ ምንድነው? የቆዳ መሳሳት የቆዳ መቃጠል የተለያዩ በሽታዎችን ከታጠብነው ስለማይዝ ፎርፎር ምናምን እንዲህ ታባዮች ምናምን አይዝም። ጠጉሬኔ በደንብ ነው መንከባከብ የምወደው

ኦኬ ቅርጫት አለ እንግዲህ ቅርጫት ብዙ አይነት ትርጉም ሊኖረው ይችላል፤ እንግዲህ ቅርጫት እንደኛ አካባቢ የምንወራው ለምሳሌ ይል ከሌላ ቦታ ወይም ከገበሬዎች የሚጠቀሙበት ወይም እንደዚህ ገበያ ቦታ የሚነ የምንገለገልበት የቅርጫት አይነት ነ፤ እንግዲህ ቅርጫት ስንል ለምሳሌ የአሰራራ አይነቱ ብዙ አይነት የአሰራር አይነት አለው፤ እንግዲህ በተለይ በሴቶች ዘንድ ወይም በትክሻቸው የሚሸከሙት ይቅርጫት አይነት አለ፤ ወይም ማህበረሰቡ ደግሞ የሂል ማከማቻ የሚያደርገው አለ፤ በገበሬው የአርሶ አደር ወይ የምንላቸው አካባቢዎች እንደዚህ የሚያከማቹበት ሁኔታ አለ። እዛም አብዛኛውን ጊዜ እንደዚህ ሱቅ ወይም የሆነ የቅርጫት ዘንቢል የሚባል ዘንቢል ማለት የሆነ በሰሊን ተሰርቶ፣ በክር ምናምን ተሰርቶ የሚኬድበት ሁኔታ አለ፤ እንደዚህ አይነት እንደዚህ አይነት ነገሮች አሉ፤ ያው እንግዲህ ቅርጫት ስንል ብዙ አይነት ትርጉም ሰጥተዋል እንደ አማርኛው ግን ቀጥተኛ ቅርጫት ስንል የኤል ማጠራቀሚያ ወይም የኤል መያዣና መንቀሳቀሻ ነው።

ሳንቲም ትቆጥባለህ ያው እንግዲህ ሳንቲም እንዳቆጣጠቡ ይለያል ግዴታ ነው ሳንቲም የማይቆጥብ አለ ብዬ አላስብም ምክንያቱም። ሳንቲም የተለያዩ ቦታዎች ይቆጠባሉ የተለያዩ ነገር ይደረጋሉ ምክንያቱም ሳንቲም ስንል የብር አይነቶች ወይም የብር ኖቶች የምንላቸውን። እንቆጥባለን እንግዲህ ልጆችም ስንሆን ሳንቲም ለምሳሌ ካሳ ፎርት ተበጅቶ ሳንቲም የሚቆጠብበት ሁኔታ አለ ይሄም ማንኛውም ማህበረሰብ። በተለይ በከተማ አካባቢ ምናምን የሚኖሩ ማህበረሰቦች ያደርጉታል ልጆቻቸውም ቁጠባ እንዲለምዱ ይሄን ሲስተም ይጠቀማሉ ለልጆቻቸው እንደዚህ ማድረግ እንዳለባቸው እንደዚህ አድርገው መቆጠብ እንደሚችሉም እኛ እያደረጉ የሚያስተምሩበትና ልጆቻቸውን እንዲቆጠቡ የሚያደርጉበት ሁኔታ አለ። እንግዲህ ሳንቲም መቆጠብ ለወደፊት ጥሩ ነገር አለው ለወደፊት ያለን ነገር ለማስተካከል የወደፊት ስራን ለማስተካከል የወደፊት የሆነን ነገር ለማድረግ ሳንቲም መቆጠብ ወሳኝ እና ጠቃሚ ነው ብዬ አስባለሁ። እንደኔም ያው በአቅሜ እምቆጥብና ያው ባለችኝ አቅም እቆጥብ

ምን አይነት ሳሙና ትጠቀማለህ? ያው እንግዲህ ሳሙና አይነቶች ይለያያሉ ብዙ አይነት ሳሙናዎች አሉ እንግዲህ ሳሙና የተለያዩ ሳሙናዎችን እንጠቀማለን። የተለያዩ ሳሙናዎች አይነቶች አሉ ምክንያቱም የግላ ሳሙና ወይም የልብስ ሳሙናም ብለን የምንጠራቸው የተለያዩ የሳሙን አይነቶች እንጠቀማለን፣ እንግዲህ የሳሙና አይነት ስንል ለምሳሌ የልብስ ሳሙና አለ፣ የገላ ወይም የሰውነት ሳሙና ወይም የእጅ የፊት ሳሙና ወይም ደረቅ ሳሙና ወይም ፈሳሽ ሳሙና ተብሎ የተከፋፈሉበት ሁኔታ አለ ሳሙና ማንኛውም ሰው ይጠቃማል፣ ምክንያቱም የሆነን ነገር ለማጠብ እጁን ለመታጠብ ፊቱን ለመታጠብ ልብስ ለማጠብ በቃን ለማጠብ ሳሙና ትልቅ አገልግሎት አለው። ማንኛውም ሰው ይጠቀማል ብዬ አስባለሁ የማይጠቀም ሰውም ያለም አይመስለኝም ቀን ተእለት ገደባችን ምናምን በቃ የቀን ተቀን እንቅስቃሴ ልብሳችን ጫማችን ሰውነታችን ምንታጠብበት ሁኔታ ነው፣ እና ሳሙናን የማይጠቀም ሰው የማይታጠብ ሰው ያለ አለ ብዬ ነው የማስበው እንዴ እኔ ተጠቃሚ እኔ ሙሉ በሙሉ አብዛኛው ሰውም ይጠቀማል።

ያው ከፀሀይ እንዴት ትጠበቃለህ? እንግዲህ ፀሀይ ምክንያቱም እንግዲህ ፀሀይን አብዛኛው ማህበረሰብ እንደ ቦታው አቀማመጥ ወይም። እንደ አየሩ ሁኔታ ፀሀይን እንጠበቃለን ወይም እንጠቀማለን ምክንያቱም አሁን ጣይ በጣም ጣያማ ከሆነ አካባቢ በጣም ጣሃያማ የሚሆን አካባቢ ኮፊያ በማድረግ ወይም እንደዚህ ጥላሻ አካባቢ ዛፎች የበዙበት አካባቢ በመሄድ የተለያዩ ቦታዎችን በማድረግ ያንን ቦታ ልንጠበቅና ልንጠለይ እንችላለን። አብዛኛውን ጊዜ ደግሞ እንደዚህ አይነት ቦታዎች። ለምሳሌ ትላልቅ ጫካዎች ወይም ዛፍ አካባቢ ምናምን ያሉባቸው ቦታዎች። የተለያዩ ለሰዎች ምናምን በጣም ጥሩ ስለሆኑ እንደዛ አካባቢ ልንሄድ እንችላለን። ምክንያቱም ፀሀይ እንግዲህ በጣም ሙቀታማ ወይም የማቃጠል ሀይሏ ወይም ሰውን ምንድነው በጣም ሙቀት የመሆን ሀይሉ ከባድ ስለሆነ ሰውም የመጉዳት ቆዳም የመጉዳት ሀይል ስላለው ውስጥ ሀይል በደንብ እንጠብቃታለን እንከለከላለን።

በእጅ የሚሰራ ስራ ታደርጋለህ ያው እንግዲህ በእጅ ብዙ አይነት ስራዎች አሉ ምክንያቱም አብዛኛው እንደኛ ሀገር ደግሞ ብዙዎቹ ስራ የሚሰሩት በእጅ ነው እኔም በእጄ የሚሰራ ስራዎች ብዙ አይነት ስራዎችን እሰራለሁ ምክንያቱም ስራዬን የማካሂደው በእጄ ነው። ምክንያቱም ታደርጋለህ እንግዲህ በእጅ የሚሰው ስራዎች ብዙ አይነት ስራዎች አሉ። ለምሳሌ በቃ አብዛኛውን ስራዎች እንደኛ ሀገር በእጅ ነው የሚሰሩት በእጅ ነው የሚንቀሳቀሰው ሁለመናው ነገር በእጅ ነው። እንግዲህ በእጅ የማይሰራ ስራ ወይም ሌላ ታደርጋለህ። እንግዲህ ሌላ ትርጉም ካለው አላወቅኩም በእጅ ታደርጋለህ በእጅ የሚሰራ። ሁሉም ስራ በእጅ ነው የሚሰራው ሁሉም ስራ በእጅ ነው የሚል እንቅስቃሴ ሰው። ሁሉን ነገር እያንዳንዷ ብትሆኑ በእጅ ነው የምትሰራው ምክንያቱም ያለ እጅ የሚሆን ነገር የለም። እንግዲህ በእጅ ስንል በእጅ የማይሰራ ነገር ሊኖር ይችላል። ግን አብዛኛውን ነገር በእጅ ነው እንደኛ በቃ ዘጠና ዘጠኝ ፐርሰንት የሚባለው እንደኛ ሀገር ስራ የሚሰራው። ከከተማ እስከ ገበሬ ከገጠር እስከ ከተማ ወይም ከከተመኛ ስተገጠረኛ ሁሉም ነገር ስራውን የሚያስካሂደው በእጁ ነው

መሬት ላይ መቀመጥ ተመቻቸህ? ምን አይነት ቃል እንደሆነ እንግዲህ መሬት ላይ መቀመጥ መቸም ማንኛውም ማህበረሰብ መሬት ላይ ነው የሚቀመጠው። እንግዲህ ወይም ወንበር ወይም የተለያዩ ቦታዎች ሊሆን ይችላል። ግን ወይም መሬት እንግዲህ አብዛኛው ማህበረሰብ መሬት ላይ ነው የሚቀመጠው። ሙሉ መሬት ላይ ነው እንግዲህ ቢውምንም ይሁን ምንም ከመሬት ላይ የማይቀመጥ ነገር አለ ብዬ አላስብም። ምክንያቱም መሬት በጣም አስፈላጊ ናት መሬት ወሳኝ ናት። ማንኛውም ሰው መሬትን ሳይነካ መሬት ላይ ሳይቀመጥ ከመሬት ላይ የሆነ ነገር ሳያደርግ ምንም ነገር አያደርግም። መሬት ለማንኛውም ነገር ወሳኝ ናት መሬት ነው እንግዲህ ሁሉንም አቅፋ ወይም ደግፋ የምትይዝ ብዬ የማስበው እንግዲህ መሬትን አልባ አንድ ሰው ወይም መቀመጥ ወይም የሆነ ነገር ማድረግ እንደማይችል። እንግዲህ አውቃለሁ ምክንያቱም እንኳን ቢቀመጥ ወይም ሰው ወንበር ላይ ቢቀመጥ መሬት ነው መሆን ያለበት መጀመሪያ ከወንበር መሬት ምናምን ካልሆን በስተቀር። ከወንበር ብቻ ወይም ከሆነ ነገር ሁኑ ተቀምጦ የሆነ ነገር ሊያደርግ የሚያደርግ አይመስለኝም እንዴ? ሳስበው መሬት ላይ የማይቀመጥ ነገር የማይቀመጥ ፍጡር አለ ብዬ አላስብም